ላፕቶፕ አለህ? በአማርኛ ቋንቋ አዎ ላፕቶፕ አለኝ የቶሺባ ምርት ነው። ብለህ መግለጽ ትችላለህ ቶሺባ ለረጅም አመታት እንግዲህ በቴክኖሎጂው አለም ላይ አለም በተለይም በጥንካሬያቸው በሚታወቁ ላፕቶፖች ስሙ የናኘ የጃፓን ኩባንያ ነው። ምንም እንኳን በአሁኑ ጊዜ የላፕቶፕ ዘርፉን ዳይናቡክ ወደሚል ስም ቢቀይረውም። የቶሽባ ላፕቶፖች አሁንም ድረስ ለብዙ ሰዎች ዘንድ በብዙ ሰው ዘንዶች ዘንድ ለጥንካሬያቸው ለታማኝነታቸው ይመረጣሉ። የላፕቶፑ ዋና ዋና ጥቅሞች ለትምህርት የጥናት ማስታወሻዎችን ለመያዝ መጽሐፍትን ለማንበብ የቪዲዮ ትምህርቶችን ለመከታተል ይረዳል። ለስራ የቢሮ ስራዎችን እንደ ወርድ እንደ ኤክሴል ፓወር ፖይንትን ለማከናወን ኢሜሎችን ለመላክና በኢንተርኔት መረጃዎችን ለመፈለግ ያገለግላል። ለመዝናኛ ፊልሞችን ለማየት ሙዚቃ ለማዳመጥና ማህበራዊ ሚዲያዎችን ለመጠቀም ምቹ ነው። ለግንኙነት እንደ ዙም ወይም ስካይፕ ያሉ መተግበሪያዎች በመጠቀም ከጓደኞች ከቤተሰብ ጋር በቪዲዮ ለመገናኘት ያስችላል። በአጭሩ ላፕቶፔ የእለት ለህይወቴ ህይወቴን የሚያውቅልና ውጤታማነቴን የሚጨምር ሁለገብ መሳሪያዬ ነው። ጥንካሬው ደግሞ ለረጅም ጊዜ እንድትጠቀምበት ያደርግሃል ይህንን አሁን እኔ አስራ አራት አመት ተጠቅሜያለሁ።